አስተያየት መቀበል ትወዳለህ? ነው የሚለው አስተያየት መቀበል በጣም እወዳለሁ ምክንያቱም ለእኔ ግብአት ይሆነኛል ለመስራት ለቀጣይ ስራዎች ለመስራት ጥሩ ጥሩ ነገሩን ይዤ እሄዳለሁ እንደገና ደግሞ የእኔ መሻሻል የሚገቡ ነገሮች ደግሞ አስተያየት ሲስጥ እሱን እንዳሻሽል አስተያየት መቀበል በጣም እወዳለሁኝ